አዎ የይለፍ ቃሌን እጠብቃለሁ። የይለፍ ቃሌን በስልክ ከማስቀመጥ ይልቅ በወረቀት ጽፌ ማስቀመጥ እሱን ነው የምመርጠው። በስልክ ማስቀመጥ ስልኬ ሊጠፋ ስለሚችል አስተማማኝ አይደለም። ስለዚህ በወረቀት ጽፌ ነው የማስቀምጠው በወረቀት ነው የምጽፈው አብዛኛውን ጊዜ በስልክ ሊጠፋ ስለሚችል በስልክ አላስቀምጥም።

አዎ በደንብ ማቅረብ እችላለሁ በምሰራበት ቦታ በመስሪያ ቦታ እና በምማርበት ትምህርት ቤት የሚሰጡኝን ስራዎች እንዳለ በጥንቃቄና በሃላፊነት በጥራት ጠንቅቅ አድርጌ ነው የምሰራው። ለእያንዳንዱ ነገር ሀላፊነት መውሰድ እወዳለሁ እና የሚሰጠኝን ስራ በአግባቡ ነው የምሰራው በአግባቡና በተባለበት ጊዜ። አሪፍ አድርጌ አቀርባለሁ ጥራት ያለው ስራ አቀርባለሁ ሀላፊነት መውሰድ እወዳለሁ ሀላፊነት ስወስድ። እያንዳንዱን ስራ አሪፍ አድርጌ ነው የምሰራው። በጥራት

አዎ ቅርጫት እጠቀማለሁ። ሁለት አይነት ቅርጫት ነው የምጠቀመው አንደኛ የቆሸሹ ልብሶችን የማስቀምጥበት ሁለተኛው ደግሞ ደረቅ ቆሻሻዎችን የመሳሰሉ እንደ ወረቀት ያሉትን የምጥልበት ነው። የልብሶቼን የቆሸሸው ልብሶቼን ልብሴ እንደቆሸሸ በአንደኛው ቅርጫት ውስጥ አስቀምጣለሁ። እንዲታጠብ አስቀምጣለሁ ሰብስቤ አንደኛው ደግሞ በስራ ቦታ የምጠቀመው ሲሆን ወረቀት የተለያዩ ደረቅ ቆሻሻዎችን የማስቀምጥበት ቅርጫት ነው። ቅርጫት በጣም ህይወት አቅላይ ነው። ቅርጫትን በጣም ነው የምጠቀመው ብዙ ጊዜ ቅርጫትን መጠቀም እወዳለሁ።

በጀት አላስተዳድርም በአሁኑ ሰዓት ግን ወደዛ እየደረስኩ ይመስለኛል አሁን ራሴን ወደመቻል እየገባሁ ስለሆነ የራሴን በጀት ለማስተዳደር ወደምገደድበት እድሜ እየደረስኩ ስለሆነ አሁን አስተዳድራለሁ በጀት። እንዴት ማስተዳደር እንዳለብኝ እንዴት አብቃቅቼ መጠቀም እንዳለብኝ ከአሁኑ ግን እየተማርኩ ነው። አሁን ግን ለበጀት የማስተዳድርበት እድሜ ላይ አልደረስኩም። ቤተሰቦቼ ጋር ስላለው እሱን እያስተዳደርኩ አይደለም። ግን ወደፊት በጀት እንዴት ማስተዳደር እንዴት መጠቀም እንዳለብኝ አሁን እየተማርኩ ስለሆነ። ከአንድ ወር በኋላ ወደ በጀት ማስተዳደር እገባለሁ

የምወደው ፊልም እንግሊዘኛ ሲሆን የእንግሊዘኛ ፊልም ሲሆን የፊልሙ ርዕስም አውተር ባንክስ ይባላል በጣም ነው የምወደው እሱን የኔ እድሜ እኩዮች ስለሆኑ በጣም ነው ፊልሙ በጣም ነው የሚማርከው ለማየት ይመቻል። አውተር ባንክስ በጣም የምወደው ፊልም ነው ተከታታይ ፊልም ሲሆን ወደ ሰላሳ ስምንት ምዕራፎች አሉት እያንዳንዱ ምዕራፍ በጣም የሚያምርና አጓጊ ነው ልብ አንጠልጣይ ፊልም ነው በጣም ነው የምወደው። ከአማርኛ ፊልም ደግሞ የወንዶች ጉዳይ ፊልም ሲሆን እሱን በአንድ ሺህ ዘጠኝ መቶ ዘጠና የተሰራ ፊልም ነው። በጣም የሚያምርና እስካሁን ድረስ ዘመን የማይሽረው ድራማ ሲሆን ፊልም ሲሆን በጣም የሚያምር ፊልም ነው በጣም ነው የምወደው። ደጋግሜ ነው ያየሁት አውተር ባንክስና የወንዶች ጉዳይ በጣም የምወደው ፊልም እሱ ነው። የአማርኛ ፊልም የወንዶች ጉዳይ የእንግሊዘኛው ደግሞ አውተር ባንክስ በጣም ነው የምወደው

አይመቸኝም በብዙ ህዝቦች መካከል መከበብ አይመቸኝም እኔ የሚመቸኝ ጸጥታና ዝም ያለ ቦታ ነው መቀመጥ የሚመቸኝ። ሰው ሲሰበሰብ በጣም ነው የሚደብረኝ ከዛ ቦታ መሸሽ ነው የምፈልገው እንጂ። አብሬ ከእነርሱ ጋር መቀመጥ አልወድም ጸጥታ በጣም ነው ጸጥታ የሚመቸኝ። ለብቻዬ መቀመጥ እና ጸጥ ያለ ቦታ እወዳለሁ። ሰው በተሰበሰበበት ቦታ መቀመጥ ሰው በተሰበሰበበት ቦታ መናገር ሰው በተሰበሰበበት ቦታ ላይ አስተያየት መስጠት አልወድም። ለብቻዬ ነገሮችን ሳረግ በጣም ነው የምወደው ደስ የሚለኝም ደስ የሚያሰኘኝም ግን ሰው ሲሰበሰብ። አንድ አፍራለሁ ሁለቱም ደግሞ ይደብረኛል የመደበር ስሜት። ሰው ምን ይለኛል የሚል ስሜት ይሰማኛል ስለዚህ አብዛኛውን ጊዜ ብቻዬን ነው የሚሆነው። ብቻዬን መቀመጥ ስለምወድ ለብቻዬ ነው ነገሮችን ማድረግ የሚመቸኝ።

በቡድን መስራት አልወድም። ብቻዬን ብሰራ በጣም ውጤታማ ስለምሆን ከቡድን በመስራት ይልቅ ያልገባኝን ነገር ብጠይቅ ይሻላል እንጂ በቡድን መስራት አልወድም። ለብቻዬ ነገሮችን ማድረግ፤ ለብቻዬ ጉዞን መጓዝ፤ ለብቻዬ ስራዎችን መስራት ነው የምወደው እንጂ በቡድን ስራዎችን መስራት አልወድም። ከቡድን ጥቅሞች ይልቅ በቡድን መስራት ሌላውን ተሸክመው እኩል ማድረጉ ስለሚበልጥ እሱን ስለማልወድ እኔ ደግሞ በቡድን መስራት አይመቸኝም። በቡድን ከመስራት አንዱ ደካማ አንዱ ጎበዝ ሊሆን ይችላል ሁሌ ደካማውን ተሸክሞ ወደፊት ከማምጣት ይልቅ ለብቻዬ ችግሮቼ ምን እንደሆኑ ተረድቼ ያልገባኝን ነገር ጠይቄ ለብቻዬ ባደርግ ይሻላል በቡድን ስሰራ ግን አብዛኛውን ያልገባው ሰው ስላለ እነሱን ተሸክመው ወደ ማሻገር በጣም ከባድ ስለሆነ ብቻዎቼን ብቻዬን ነገሮችን ማድረግ በጣም ነው የምወደው

አዎ አደርጋለሁ። የአካል ብቃት እንግስካሴ በጣም ነው ማደርገው። በጦአት እና በማታ የሁለት ፈረቃ ያለኝ ሲሆን በጦአት ቀለል ያለ እንቅስቃሴ ነው ማደርጉ። ለመነቃቃት እንዲመችኝ ሲሆን በከሰንት ደግሞ ክብደት ነው የማነሳው። የእለት ፕሮግራሞች አለውኝ። በየቀኑ ፕሮግራሞች አለውኝ። የእለት ጦአት ጦአት ቀለል ያለ ሲሆን ማታ ማታ ደግሞ ክብደት ስለምሰራ የክብደት ፕሮግራሞች የእግር ሊሆን ይችላል፣ ለጀርባ፣ የእጅ፣ የደረት፣ የሁድ የብዙ እንቅስቃሴዎችን አደርጋለሁ ቀን በቀን። የማርፎ ህድ ህድን ነው ከሰኝ እስከ ቅዳሜ ድረስ በሳምንት ለስድስ ቀን እንቅስቃሴዎችን አደርጋለሁ። እንቅስቃሴ ከልጅነቴ ጀምሮ ነው ማደርግ የጀመርኩት። በጣም እንቅስቃሴ ማድረግ ወዳለው።